እሺ አመሰግናለሁ ምን አይነት ጫማ ትወዳለህ ነው? እ የተጠየኩት ጥያቄ ያው ጫማ እንግዲህ እኔ ያው እ በጣም የምወደው ጫማ። እኔ ከፊትም ከህፃንነቴ ጀምሮ። እነዝህን ስሊፐር የሆኑ ጫማዎችን። ብዙም አሎድም እኔ ነጠላ የሆኑ ጫማዎችን ሽፍን ጫማ ነው የምጠቀመው ከህፃንነቴ ጀምሮ። እ ትምህርት ቤት ስሄድ እ በቃ ልጆች ጋር ስትጫወት በአካባቢው ጋር ስትጫወት እ በቃ ብዙ ነገር የማደርጋቸው በእንቅስቃሴ ሰዓት ሽፉን ጫማ ነው የምጠቀመው። ከሽፉን ጫማ ደግሞ በጣም ደስ የሚለኝ በቃ ቤተሰብ ሲገዛልኝ በቃ እርክት የምለው ጫማ ታኬታ ጫማ ነው። በቃ ኩዋስ እጫወት ነበር በፊት እና በህፃንነቴ ኳስም እጫወታሉ አሁንም ደግሞ ኳስ እጫወታሉ በጣም እጫወታሉኝ በጣም ደግሞ ኳስም ደጋፊ ነኝ። እና ኳስ በምትጫወት ጊዜ በቃ በዛ የተነሳ በቃ ታኬታን ጫማ በጣም ነው የምወደው በጣም ማለት ነው። ቤተሰብ በቃ የሆነ ሌላ ጫማ ግዝቶልኝ ከመጣ በቃ ምንም በቃ ደስ አይለኝም ነበር። እና በቃ ሁሌ የምጠቀመው ያንሽፉን ጫማ በቃ ታኬታ ጫማ ነበር የምጠቀመው። ደግሞ በቃ ደስ የሚለኝ ኳስ ስለማይ በቃ ታኬታ ጫማ ነው ኳስ። ለብሰው የሚጫወቱት እና በቃ ያንን ሳይ። በቃ የኔ በቃ ፍላጎቴ እና በጣም ደስ የሚለኝ ነገር። በቃ ኳስ ሲጫወቱ እነሱም ሳይ በቃ ታኬታ ለብሰው ሳይ። እንደገና ደግሞ በቃ እ ሽፉን ነገር በቃ ለብሰው ሳይ እንደገና ደግሞ። በጣም ያየሁበት ነገር ደግሞ በህፃንነቴ ሽፉን ታኬታ ለብሼ የዋልኩት ቀን በቃ እግሬ በጣም ያምራል። እና እግሬ በጣም ይለሰልሳል በጣም ያምራል እግሬ። ያንን በቃ ሳይ በጣም ዲስ ስለሚለኝ በቃ ሽፉን ጫማ በቃ ተመራጭ አድርጌያለሁኝ። ነጠላ ጫማ በጣም በቃ የማይመቸኝና የጠላሁበት ምክንያት ነጠላ ጫማ የለበስኩ ቀን በቃ። በጣም ይገርመኛል እጅ እግሬ በቃ አመዳም ነው የምሆነው በቃ። ታጥቢ ሄጄ ምናምን እ በቃ ተማሪው ጋር ተደባለቄ በቃ እግሬ ቆሽሾ ነው የምመጣው። እና ለዛ ስል በቃ ሽፉን ጫማ በጣም እወድ እወዳለሁኝ። ሽፉን ጫማ በጣም ነው የምጠቀመው። እና አመሰግናለሁኝ።